ስራህን ትወደዋለህ? አዎ ስራየን እወደዋለሁ ስራየን እወደዋለሁ ይሄን ስራ መስራት ከጀመርኩኝ በጣም ብዙ የማይባለው አመታት አልፎኛል ሁለት ሶስት አመት ሊሆነኝ ነው እና ቀጥታ ከደንበኞች ጋር ቀጥታ ከሰዎች ጋር የሚያገናኘኝ ስራን በመሆኑ ስራዬን እጅግ በጣም እንደወደው የሚያደርገኝ ነገር ነው ይሄም ማለት እንዴት ነው የኛ ድርጅት ለተለያዩ ሰዎች ወይም ደንበኞች አገልግሎት የሚሰጥ ድርጅት ነውና እኔ ደግሞ ቀጥታ ስራዬ ከደንበኞች ጋር ሀሳባቸውን የሚፈልጉትን ነገር እና የመቀበል ስራ ነው እና ይሄን ስራ በጣም ነው የምወደው ከዚህ ውጪ መስራት የምፈልጋቸው ብዙ ስራዎችን እንዳሉ ይሰማኛል አውቃለሁ እንድሠራቸው የምፈልጋቸው ማለት በቃ ለገንዘብ ብየ ከምሰራው ስራ ባለፈ ያኔ ፍላጎት ነው ወይም እኔ መስራት እፈልጋቸዋለሁ ብዬ የማስባቸውን ሌሎች ተጨማሪ ስራዎች በርግጥ አሉ አእምሮዬ ላይ የሆነ ሰዓት ላይ እንደማሳካቸው እርግጠኛ የሆንኳቸው ማለት ነው እና እነዛን ስራዎች ከመጀመሬ በፊት ግን አሁን ላይ ያለሁት ስራዬን እወደዋለሁ እነሱን ለመጀመር ከማሰቤ አንፃር ብቻ ሳይሆን ከዛም ውጪ እነሱም የመጀመሪያ ሀሳብን ባይኖረኝ ቆንጆ ስራ ነው ያለኝ ምወደው ስራ ነው ያለኝ ትንሽ የሚረብሽኝ አንዳንድ ነገሮች አሉ በእርግጥ ምንድነው ስራ የሚያስብሉኝ አንዳንድ አጋጣሚዎች ወይም ሁኔታዎች በርግጥ አሉ ግን እንደዛም ሆኖ የምወደው ስራዬ ነው በጣም በልፋት በምለው አይነት አይደለም ያገኘሁት በጣም በቀላሉ ነው ስር ይሄንን ስራ ያገኘሁትን ነው በቀላሉና ባልጠበቅኩት ባላሰብኩት መንገድ ነው ከዚህ ስራ ጋር የተዋወቅኩት ምክንያቱም ከዚህ በፊት ምንም አሁን የሰራሁት ቀለው ስራ ግን እውነት የሌላቸው በጣም ብዙ ስራዎችን ሞክሬ አውቃለሁና ይሄንን ስራ ግን በድንገት አግኝቼው ወድጄው የሰራሁት ያለው ስራ ነው ከዛ ባለፈ ደግሞ ያለኝ አለቃ አብረውኝ የሚሰሩ ሰዎች በጣም ደስ የሚሉ ሰዎች ስለሆኑ ይበልጥ ደግሞ ስራዬ እንደወደው እዛ መቆየት ለኔ አሪፍ እንዲሆንልኝ ያደርገልኛል ነገር መስሎ ይሰማኛል እና ብዙ ምክንያቶች አሉኝ ከዚህ ውጪ ስራዬን እንድወደው የሚያደርጉኝ ከዛም ብዙ ምክንያቶች አሉኝ ከዛም ከነዚህ ነገሮች መሃል በጣም ብዙም ልትጠቅስ እችላለሁ